በቤቴ ውስጥ ምን ያህል ጊዜ ታጸጃለሽ በቤቴ ውስጥ ለሁለት ለሶስት ጊዜ ቤቱ ከሆነ በቀን ሁለት ጊዜ እቃዎች ከሆኑ ግን በይቆርሽሹበት ጊዜ አጻደዋለሁ ጊዜም አይገድበውም ንጹህ ከሆነ ሳላጸዳም ልዉል እችላለሁ። ካልተጠቀምኩበት ከተጠቀምኩበት ቅድም ጊዜ አጸዳለሁ ማለት ነው ስለዚህ የግዜ ገደብ አይኖረውም። በቆሸሸ ልክ ነው ላጸዳው የሚችለው ሁሉም ነገር ማለት ነው።